መጽሐፍ ብዙም መጽሐፍ እኔ አንባቢ አይደለሁም ወይም ልምድ የለኝም ትንሽ ብቻ ነው አንድ ሁለት መጽሐፍ አንብቤያለሁ ከዚህ በፊት አስታውሳለሁ እነሱን ብቻ ነው እንጂ መጽሐፍ የማንበብ ልምድም ሆነ እንግዲህ ልማድ የለኝም። ያው ከተገኘ ግን የማነብ ሰው ነኝ ያው የምጠላ አይነት ሰው አይደለሁም።

አካባቢዬ በጣም በጣም ነው የምወደው። ብዙ የተፈጥሮ ስጦታዎች ያሉበት ብዙ ዛፎች ብዙ አዕዋፋት ብዙ የቤት እንስሳቶች ያሉበት አካባቢ ነው። ሰው ከሰው የሚረዳዳበት፣ ሰው የሚጠራራበት ቡና አንጠጣ ተብሎ በሰው የሚተጋገዝበት ቦታ

ኧረ ብዙ መሄድ እችላለሁ ብዬ አስባለሁ ከዚህ በፊት ወከ ምወጣበት ሰዓት በጣም ብዙ በጣም ብዙ ርቀት ያህል ሄጄ ተጠማዝዤ ዞሬ ምናምን ነው ምመጣው እና እንደዛም ሆኖ ደግሞ ያን ያህልም ያው የድካም ስሜት አይሰማኝም። እና ያው ብዙ ርቀት እሄዳለሁ ብዬ አስባለሁ

ያው እኔ ተማሪ ነኝ ተማሪ አስኮንኩ ድረስ ያው የምንለቀቀው ወደ ዘጠኝ መሽቶ አንተ ክላስ ደግሞ ካለ ሌላ ጭማሪ ሰዓት ከነስከ አስራ አንድ ሰዓት አካባቢ ነው ያው ይሄ አስራ ሁለተኛ ክፍል ተፈታኝ ስለሆንኩኝ ከእንትን በኋላም አጠናለሁ ማለት ነው ከወወጣሁ በኋላም።

ኮከቦችን አይ ብዙም ድሮ ልጅ እያለሁ እንግዲህ ያው ኮከብ ቆጥረን እንደሚባለው ያው ለመቁጠር ምናምን እሞክራለሁ ግን ስራዬ ብዬ ተመስጬ ማየት ምናምን ብዙ ደስ የለኝም አይመቸኝም። እኔ ጊዜ ሁላ ማቃጠል ነው የሚምስለኝ። ያው ብዙ ካለመደሰት ያህል ነው።

አዎ እሳት ማንደድ በደንብ ነው የምችለው ያው እንጨቱን መጀመሪያ ላይ መልቀም ነው ከዛ እንደሚመች አድገን መቆራረጥ። ያው ከዛ ከቁራረጥነው በኋላ በኦርደር አድርገን አስቀምጠን እዛ እሳት መለኮስ ነው። ያ ሲቀጣጠል ደግሞ ያው እንጨት እንትን ከሰል ማድረግ ነው ያው እንደዛ አድርገን ማቀጠጠል እንችላለን።

በዚህ ቅዳሜና ወደ ማድረገው ነገር ያው ጥናት ነው ጥናት ነው ፈተና ደርሶብኛል። የትምህርት ቤታችን ፈተና ደርሶብኛል ስለዚህ በደንብ አድርጌ መጥናት አለብኝ የሚወጣበት ከብዙ ሙኒል ከብዙ ምዕራፍ ኩስ ስለሆነ የሚወጣው ብዙ ሰአቴን ተጠቅሜ ማጥራት አለብኝ።

ስጦታ እኔ ብዙም ሰጥቼ አላውቅም። ለትንሽ ሰው ነው ሰጥቼ ራሱ አላውቅም ብል ይቻላል ግን ያው ስጦታ መስጠት ያስደስተኛ ደስ ይለኛል። ያው ሰዎችን ማስደሰት ስለሆነ ያው። እናም ለሰዎች ብሰጥ እና እነሱም ሲደሰቱ ማየት ባይ ደስ ይለኛል ለዛ ደስ ይለኛል

ባዶ እግር ያው ባልጅነቴ እራመድ ነበር በባዶ እግሬ እንዲህም ጫማ ምናምን ማድረግ ራሱ አይመቸኝምሲጀመር ቤት ውስጥ በመከራ ነው የተውሁትአሁን። ላይ ግን ያው ብዙ ደስ በመራመድ ራሱ አልፈልግም። ያኔ የልጅነት ጊዜም ስለሆነ የሚያስደስት ስለሆነ ምናምን ነው በባዶ እግሬ የምራመደው

ሰራው ጫው አሁን ለምሳሌ እኔ ጥናት ስለሆነ የማጠኑ ተማሪ ስለሆንኩኝ በቅዳም ተከተል ነው የማረጋችሁ። እንዲህ አሪጌ የሰጨረስ ይሄን ነው ይሄን ከሰረቅ ይሄን ነው ነው በቅደም ተከተል አድርጌ ያው የቀኑን በቅደም ተከተል አስቀምጬ ለማጽናት ከቨር ለማድረግ እሞክራለው። እናም ደግሞ አዲስ ሀሳብ ካላይ እየጨመርኩኝ ምንም አይሆንም እንደዛ አረጋለው።

እንትን ሙዚቃ ሳይሆን የምሰማው መዝሙር ነው የምሰማው ሙዚቃ ትቻለሁ። በመስመር ላይ በመስመር ላይ ነው የማዳምጠው የተለያዩ መዝሙሮችን ከፍቼ። ስራ እየሰራሁም ሊሆን ይችላል ምናምን ብቻ በዛ እንዳይደብረኝ ምንንዳልል ምናምን። የተለያዩ በመስመር ላይ እንግዲህ መዝሙር ሰማለሁ ማለት ነው

ድንች ነው የምወደው ለዛ ነው በጣም ነው የምወደው። ሲጀመር እኔ በየትም በቃ የሆነ ተጠብሶም በወጥ ተሰርቶም በጣም የምወደውም ድንች ነው እንዴትም ማለት ነው አላውቅም። እኔ ለምን እንደሆነ አላውቅም ብቻ በቃ በየትኛውም አይነት እንዴትም አድርጎ ብሰራ ድንች በጣም ነው የምወደው።

እኔ የምመርጠው ሻይ ነው። ቡና እኔ የምጠጣ አይነትጨሰው አይደለሁም ከድሮም ጀምሮ። ቡና የመጠጣት ልምድ የለኝም ግን በጣም የሚመቸኝ ሻይ ነው። ሻይ በጧት ትኩስ ሆኖ ከቁርስ ጋር በጣም የምመርጠው ቦታ የምመርጠው ጊዜ ነው። ጠዋት ላይ በተለይ ትኩስ ሻይ በጣም ነው የምወደው።

በትምህርት ቤት ያው ትምህርት በትምህርቴ ላይ ያው ተማሪ ስለሆንኩኝ እንግዲህ የሆነ ሳጠና አልገቡኝ ነገሮች ምናምን እንደዚህ አይነት ነገሮችን ያው ቀስ ብዬ ለማየት እና ለመረዳት። ጥያቄዎችንም ለመስራት እሞክራለሁ ከዛ ባለፈ እንግዲህ ቢያስረዳኝ ሰው መጠየቅ የልገቡኝን ደግሞ የምጠየቅ ሰው ነኝ።

ፎቶ ማንሳት ብዙ ደስ አይለኝም። እኔ ፎቶ ማንሳትም መነሳትም ሲጀመር ብዙም ደስ የሚሉ ነገሮች አይደሉም። ከእኔ ጋር የሚሄዱ አይነት ነገሮች አይደሉምና ይሄ ስልኬን ራሱ ብዙ ለካሜራ ፎቶ ለማንሳት ብዙ የምጠቀምበት አይነት ሰው አይደለሁም። ለዛ ለዛ ብዙ ደስ አይለኝም

አዎ ደስ ይለኛል። ከሞቃት ከሞቃት የትኛው ይሻላላል ከሞቃት ሲጀመር በጣም ሞቃት ከሚሆንብኝ በጣም ቀዝቃዛ ቢሆንብኝ ይሻላል። ምክንያቱም የሆነ ቅዝቃዜን የሆነ እንዳጠ በመደረብም በምንም የሆነ ትንሽ ልታጠፋው ትችላለህ። ግን ያው ሞቃት ሲሆን በምን በምን ታጠፋዋለህ እንግዲህ እደዛ ስለሆነ ያው ቀዝቃዛ አየር እመርጣለሁ።

አይ እነዛ የምችል አይነት እሱ አይደሉም ብዬ አላስብም አሁን እነዛ ሞክሬ አላውቅም ግን ያውም እችላለሁ ብየ አላስብም። በአንድ ጊዜ ብዙ አይነት ስራዎችን መስራት የሚከብደኝ አንዱን ፎከስ ማድረግ አንዱን የራሱ ፎከስ ማረግ የሚቸግረኝ አይነት ሰው ነኝ እኔ። እንዴት ብዙ ስራዎችን ፎከስ አድርጌ ለመስራት እሞክራለሁ ሲጀመርም አንዱ ላይ ራሱ ካልቻልኩኝ ማለት ነው። እና አልችልበትም።

ቴክኖሎጂ ብዙም የሆነ አድናቂ አይደለም። ግን ያው የመቸናል አንዳንድ ጊዜ አዳዲስ ቴክኖሎጂዎች ሲመጡ እነሱን ማየት እነሱን መማር እነሱን መረዳት የሚያስደስተኝ አይነት ሰው ነኝ። ያው ግን በጣም ሲራቀቅ ምናምን ብዙ ደስ አይለኝም። የተሻለ ሲሆን የሆነ ችግር ሲፈታ መንገድ ሳይቀል ምናምን ደስ ይላል። ቴክኖሎጂ

ከሱቅምሚገቡ ከሱቅ ምገዛው ይሄ ፉርኖ ዳቦ አለ እሱ ዳቦ በጣም የምመርጠው ዳቦ እኔ ሁሉም ላይ ዳቦ ደስ ይለኛል። ግን በጣም የምወደው ድሮ ላይም አሁን ነው። መብላት መብላት ያቆምኩት እንጂ የፉርኖ ዳቦ ከሱቅ የሚገዛው በጣም ነው። እሱን ዳቦ የምወደው እና እንደዛ።

ብዙም ስፖርት ወዳጅ አይደሉዉም ግን ትንሽ ኳስ ማየት ያስደስተኛል። ያው ኳስ ራሷ አያድንም ማለት አይደለም ግን በትንሹ ትንሹ ዬትኛው ደስ ይልሃል ዬትኛውን ትመርጣለህ ብትለኝ ነው እንጂ ብዙም ስፖርት ወዳጅ አይደሉዉም ግን ትንሽ ኳስ ማየት ያስደስተኛል። ያው ኳስ ራሷ አያድንም ማለት አይደለም ግን በትንሹ ትንሹ ዬትኛው ደስ ይልሃል ዬትኛውን ትመርጣለህ ብትለኝ ነው እንጂ በትንሹ ያው ምረጥ ካልከኝ ያው ስፖርታዊ ኳስን እመርጣለሁ አር ኳስ

እኔ ጭንቀት ሲሰማኝ ለማሰብ ነው ምሞክረው በደንብ አስተካክዬ ምክንያቱም የሆነ ጭንቀትን ተጨንቀህ አይደለም ማጥፋት የምትችለውና ጭንቀትን ማጥፋት የምትችለው በደንብ አስበህ ነው። ነገሮችን ተረድተህ እንዴት ማድረግ እንዳለብህ ስታውቅ ነው እና ያ ነው ጭንቀት የሚሰማው ያው መቆጣጠር ማችለው አይነት ጭንቀት ከሆነ እንግዲህ ያው ምንም ማድረግ አልችልም አርፌ ነው የምቀመጠው ያው እስኪያልፍ መጠበቅ ነው።